የጧት እለታዊ ተግባራችሁ ምንድነው? የኔ የጧት እለታዊ ተግባሬ። መጀመሪያ ከእንቅልፌ እነሳለሁኝ ከእንቅልፌ ከተነሳሁኝ በኋላ ሽንት ቤት እሄዳለሁኝ። ከሽንት ቤት ስመለስ ፊቴን እታጠባለሁኝ ፊቴን ከታጠብኩኝ በኋላ ደግሞ ጸሎት አደርጋለሁኝ ፈጣሪዬን አመሰግራለሁኝ። ጸሎት አድርጌ ከጨረስኩኝ በኋላ መእታ ቤቴን አስተካክላለሁ አልጋዬን አነጥፋለሁኝ ቤት አጸዳዳለሁኝ። ቤት አጽዳቼ ከጨረስኩኝ በኋላ ስፖርት እሰራለሁኝ። ስፖርት ሰርቼ የተለያዩ እንቅስቃሴዎችን ከሰራሁ በኋላ እሱ ከጠረስኩኝ በኋላ ደግሞ ቁርስ መስራት አለብኝ ቁርሴን እሰራለሁኝ። ቁርሴን ዘርቼ ከጠረስኩኝ በኋላ ደግሞ ቁርሴን በላልቼ ሻይ ምናምን ጠጣችኝ ከጨረስኩ በኋላ። እቤት ውስጥ የሚታገስ ስራ ካለ ቤተሰብን አግዤ ካላቸው የተለያዩ ስራዎች ዘራርቼ አግዣቸው ወደ ስራ ቦታ እሄዳለሁኝ ማለት ነው። ስራ ቦታ ከደረስኩ በኋላ ስራዬን መስራት እጀምራለሁኝ። ያው የኔ የጧት ዉሎዬ ይሄን ይመስላል።

አዲስ አመትን እንዴት ታከብራለህ? አዲስ አመትን የማከብረው ከቤተሰቦቼ ጋር ነው ያው ከቤተሰብ ጋር ነው የምኖረው። አዲስ አመት እንግዲህ ዝግጅት ከወዲሁ ዝግጅት በማድረግ እናከብራለን። ዶሮ እነሱ ሲገዙ እኔ ዶሮ በመስራት እንጀራ በመጋገር ዳቦ በመጋገር ቤት በማጥዳት በማስተካከል። ከዛ ደግሞ ቡና አፍልተን ሰብሰብ ብለን ምግብ በመብላት ጎረቤቶቻችንን ጠርተን አንድ ጋር በማክበር። ይሄን ስንጨር ውስጥ ደግሞ የው አዲስ አመት ጊዜ ልብስ ይገዛልናል ሁላችንም። አዲስ ልብሳችንን በመልበስ ወደ ዘመድ ጋር እንሄዳለን። አንድ ጋር ለማክበር ከዘመዶቻችን ጋር እዛ በምንሄድበት ሰዓት ደግሞ የተለያዩ ስጦታ ነገሮችን ይዘን እንሄዳለን። ያው ደግሞ በሩቅ ያሉ ዘመዶቻችንን ደግሞ በመደወል እንኳን አደረሳችሁ ለአዲስ አመት በዓል በማለት እናሳልፋለን። ለጓደኞቻችን ጊፍት በመስጠት የተለያዩዊ ስጦታዎችን በመስጠት እናሳልፋለን። የተቸገሩን አቅመ ደካሞችን ምግብ በመስጠት በመርዳት ማለት ያው አጋዥ ሌላችሁ የቤተሰቦች አቅመ ደካማ የሆኑ ምግብም ሆነ ልብስም ሆነ በመስጠት አብረን እናሳልፋለን። እነሱን በመርዳት ማለት ነው።

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ የማደርገው ነገር እቤት ውስጥ ከሆንኩኝ ሞቅ ያሉ ልብሶችን እለብሳለሁ። ከዛ በተጨማሪ ደግሞ ከሰል በማቀጣጠል ትኩስ ነገሮችን እሰራና ለምሳሌ ሹክ ከሆነ እጠጣለሁኝ። ከዛ በተጨማሪ ደግሞ በቃ ያው ዝናብ በሚዘንብ ሰዓት በጣም ስለሚባረድ በደንብ ራሴን የተለያዩ ነገሮችን በማድረግ እቆጣጠራለሁኝ። ከዛ ውጪ ደግሞ ውጪ ሆኜ ውጪ ሆኜ ከሆነ ዝናብ የሚዘንበው ጥላ ከያዝኩኝ ጥላ እጠላለሁ። ጥላ ካልያዝኩኝ ጥላ ካልያዝኩኝ በሚዘንብበት ሰዓት ጥላ ካልያዝኩኝ ደግሞ ወደ መጠለያ ቦታ ማለት አሁን ወደ ሚከላከልልኝ ቦታ በመሄድ እጠለላለሁኝ ማለት ነው። ያው ጥላ ካልያዝኩኝ ነው እንደዚህ የማደርገው ወደ መጠለያ ቦታ ሄጄ እጠላለሁ።

በምን ሰዓት ህን ታሳልፋለህ እኔ የማሳልፈው ስፖርት በመስራት ነው? በመጀመሪያ ምን አይነት ስፖርት ትሰሪያለሽ ካላችሁኝ ደግሞ ራስን የመከላከል ስፖርት እሰራለሁኝ ማለት ነው። ከዛ ውጪ ደግሞ ምግብ በመስራት ምግብ የምሰራው ደግሞ ከስፖርት ከምሰራው ጋር በደንብ ስስ ሰውነቴን የሚጠብቅልኝ ምግቦችን እሰራለሁኝ። ለምሳሌ ጁስ ይሄ እንቁላል ምናምን እሰራለሁኝ ከዛ ውጪ ደግሞ የሚያዝናኑኝ ነገሮች አያለሁኝ ፊልም ድራማ ሙዚክ በጣም የምወደው ነገር በጣም በጣም ሙዚቃ በጣም ነው የምወደው። ከሙዚቃም ደግሞ ባህላዊ የሆኑ ሙዚቃዎች ባህላዊ የሆኑ ሙዚቃዎች በጣም ይመቹኛል በጣም ነው የምወደው። እነሱን አደርጋለሁኝ ከዛ ውጪ ደግሞ ከጎደኞቼ ጋር ጊዜ ማሳለፍ ጎደኞቼ ጋር በምገናኝበት ነገ ሰዓት ከእነሱ ጋር ጊዜ አሳልፋለሁኝ። ከዛ ውጪ በቃ ቤተሰቤን ማገዝ ቤተሰቦቼን መርዳት አለብኝ ስራም ያዘዙኝን ነገር በማድረግ አሳልፋለሁ።

አካባቢውን ይወዱታል። አካባቢውን አልወደውም ከምን አንፃር ነው? የማትወጂው ካላችሁኝ አካባቢውን የማልወድበት ምክንያት አንደኛ ለአኖኗራ አይመችም። አሁን ቅዝቃዜ ነው ስንል አሁን ሙቀት ይሆናል አሁን ሙቀት ነው ስንል ደግሞ አሁን ቅዝቃዜ ይሆናል አየሩ በጣም አይመችም አስቸጋሪ አየር ነው ያለው። በተጨማሪ ደግሞ ማህበረሰቦቹ በጣም ማህበረሰቦቹ አይመችም ለሰው ልጅ ሌላ ደግሞ የቤት ኪራይ ውድ ነው። ውሃ የለም መብራት የለም ተሟላ ነገር የለውም። ገና ብዙ ይቀረዋል። ከዛ በተጨማሪ ደግሞ የቤት ኪራይ ውድ ነው። ለስራ ለስራ ምቹ አይደለም። የፈለጋችሁትን ስራ ልስራ ብላችሁ ብትነሱ የሚሰራበት ቦታ አይደለም። በቃ የፈለኩትን ስራ ልስራ ብዬ ብነሳ የምሰራበት ቦታ ስላልሆነ አይመችም ለዛ ነው የማልወድበት። ምክንያት

የተበላሸ ነገር ማስተካከል ትችላለህ ትችያለሽ? ወይ አዎ የተበላሸ ነገሮችን ማስተካከል እችላለሁ። ለምሳሌ ከምን አንጠር አላችሁኝ አሁን ለምሳሌ ቴሌቪዥን አለ አይደለም ቴሌቪዥን እየሰራ እያለ ድንገት ሀይለኛ ንፋስ በሚነፍስበት ሰዓት ዲሹ ከተወዛወዘ ነው ሲግናል የማለት ባህሪ አለው። ላይሰራ ይችላል እና በዛ ሰዓት ቴሌቪዥን አስተካክላለሁኝ ሪስፈሮች ምናምን የሚችሉ አስተካክላለሁኝ። ከዛ ውጪ ደግሞ ሶኬቶች ሶኬት በጣም አስቸግረላውን እሱን አስተካክላለሁኝ። በተረፈ ደግሞ እንትን ቧንቧ ቧንቧውን እምቢ በሚልበት ሰዓት ቧንቧዎች በመስመሮችም ቢሆን በሚሉ በሚሉበት ሰዓት እሱንም አስተካክላለሁኝ። ከዛ ከዛ በተረፈ ደግሞ ማሽኖች ማሽን ስንል የቡና ማሽን ሊሆን ይችላል የሽንኩርት መፍጫ ሊሆን ይችላል የቅመማ ቅመማ መፍጫ ሊሆን ይችላል። ሌላም ሌላ ማሽነሽ ሊሆን ይችላሉ እነሱን አስተካክላለሁኝ።

ሌሎችን ማበረታታት ትችላለህ ትችላለህ ትችያለሽ ወይ? አዎ እችላለሁኝ። እንዴት ትችያለሽ ካላችሁኝ? ለምሳሌ አሁን በሌላ የስራ ዘርፍ ላይ ያሉ ጓደኞቼን ስራቸው ጥሩ እንደሆነና ከዚህ በላይ በርትተው እንዲሰሩ ጠንካራ እንዲሆኑ ብዙ ስራ ምህረት እንዳለባቸው ጎበዝ እንዲሆኑ አደረታታቸዋለሁኝ ይሄ ይሄ ስራቸው በጣም ጉበዝ ነው በዚሁ ቀጥሉ ብዬ አበረታታችኋለሁኝ። በሌላ መልኩ ደግሞ ከሆኑ ጠንክረው እንዲማሩ በዚሁ ቀጥሉ ጎበዞች በደንብ አንብቡ ብዬ እመክራችኋለሁኝ አበረታታችኋለሁኝ። በሌላ መልኩ ደግሞ ስናየው በተለያየ ምክንያት ተስፋ የቆረጡ ማለት በቃ ድብርት ውስጥ ያሉ ጓደኞቼን ሳይገኝ ደግሞ ነገ ሌላ ቀን ነው የተሻለ ነገር ይመጣል። እና ጠንክሩ ተስፋ አትቁረጡ ወደፊት ተመልከቱ ብዬ በረታታችኋለሁኝ

የስራ ልብስ ትለብሳለህ ወይ? አዎ እለብሳለሁኝ። እንዴት ትለብሻለሽ? የስራ ልብስ ካላችሁኝ የስራ ልብስ የምመርጥበት ምክንያት አንደኛ ቀልጠፍ ያለ ነው ቀልጠፍ ያለ እና ምቹ ነው። ለምሳሌ አሁን መስተንግዶ እኔ መስተንግዶ የምሰራ ብሆን መስተንግዶ በምሰራበት ሰዓት የግዴታ የስራ ልብስ መልበስ አለብኝ። የስራ ልብስ የምለብስበት ምክንያት አንደኛ ደንብ ስለሆነ የግዴታ የስራ ልብስ መልበስ አለብኝ። ደንበኛን አንድ ወጥ እና ደግሞ የስራ ልብስ በምንለብስበት ሰዓት የራሱ ኪሶች አሉት እና እዛ ላይ የሚሰጠንን ነገር ማስቀመጥ እንችላለን። ከዛ ውጪ ደግሞ የስራ ልብስ የምጠቀምበት ምክንያት ምግብ ምግብ የማበስል ከሆነ ምግብ የማበስል ከሆነ ምግብ በማበስልበት ሰዓት ወጥ ቢፈናጠቅብኝ እንኳን እዛ ላይ እንዲያርፍ እጄ ቆሻሻ ቢሆን እዛ ላይ ድንገት ቢነካው ስለማይቆሽሽብኝ። ለአለባበስ ምቹ ስለሆነ እና ደግሞ ስራዬም በተገቢው ሁኔታ እንድሰራ ስላሚያደርገኝ የስራ ልብስ እለብሳለሁኝ

ለበጎ አድራጎት ሰርተህ ታውቂያለሽ ታውቃለህ? አዎ ሰርቼ አውቃለሁኝ። እንዴት ሰርተሽ ታውቂያለሽ ጋር አላችሁኝ። አሁን ለምሳሌ ሀበሻ አረጋውያን የሚባል በጎ አድራጎት ድርጅት አለ ለዛ ድርጅት እዛ ድርጅት ውስጥ ያሉ ሰዎች አቅመ ደካሞች ናቸው። ራሳቸውን መቆጣጠር አይችሉም ሁሉ ነገራቸውን ራሳቸው ላይ የሚለቁ አሉ። ማየት የሚተሳናቸው አሉ። መመገብ የማይችሉ አሉ። በቃ ልብሳቸው ምናምን ማጣጠብ የማይችሉ አሉ። በጣም ብዙ ነገር አለና ለእነሱ መመገብ ለማይችሉት ምግብ በመስጠት ሰውነታቸው ላይ ደግሞ ሰውነታቸው ደግሞ የሚጸዳዱትን እነሱን በማጽዳት ልብሳቸውን በማጠብ። ምግብ በመስራት ለአቅመ ደካሞች ምግብ በመስራት ሰውነታቸውን በማጠብ ልብሳቸውን በማጠብ በማልበስ። እነሱ የሚያስደስታቸውን በማድረግ ለነሱ ደግሞ ከተለያዩ ከተለያዩ ቦታ ቦታዎች ልብስም ጫማም የሴቶች ንጽህና መጠበቂያን በመጠየቅ ለበጎ አድራጎቱ ሰጥቼ አውቃለሁኝ። እና በጎ በጎ አራጎት ሰርቼ አውቃለሁ መለት ነው።

ገመድ መጠቀም ታውቃለህ? ገመድ መጠቀም አውቃለሁኝ? እንዴት ተጠቀምሽው ካላችሁኝ ገመድን መጀመሪያ ስፖርት ለመስለው እጠቀመዋለሁኝ። ከዛ በተጨማሪ ደግሞ ልብስ አጥበን በምንሰቅልበት ሰዓት ለልብስ መስቀያ እጠቀመዋለሁኝ። ከዛ በተጨማሪ ደግሞ ወፍ ቱ ቢት ሄደን እህል ካስፈጀን በኋላ ለመዳብሪያ መቋጠሪያ እጠቀመዋለሁኝ። ከዛ በተጨማሪ ደግሞ እንጨት እንጨት እናስርበታለን ሌላ ቦታ ለማንጣት በሱ አዝረን ወደ ቤት እናመጣለን እንጨት ለማሰር እጠቀምበታለሁኝ። የተለያዩ እቃዎችን ለመስቀል አስረን እቃውን እንሰቅልበታለን። ዛፍ ሲቆረጥ በሷ ስሮ ጎትቶ ለሱ እንጠቀምበታለን። ሌላ ደግሞ ገመር የምንጠቀምበት አህያ ጭናት በምንጭንበት ሰዓት አህያዋን በገመዱ ነው። ምን ጭናት ማለት ነው። ለአያ የመጫኛ እንጠቀመዋለን። ሌላ ደግሞ ለክብት ማሰሪያም እንጠቀመዋለን ለብዬ ለክብ ለቀብ ላያም ማሰሪያ እጠቀማለሁኝ ማለት ነው